ይህ ድምጽ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላቺሁ በማለት ጥልቅ እና ጥብቅ የሆነ የከበረ ሰላምታዬን እያቀረብኩኝ የተጠየቁትን ጥያቄ በንባብ አሰማና ለጥያቄው አስፈላጊውን ትንታኔ የምሰጥ ይሆናል ማለት ነው። ጥያቄው ምንድነው የሚለው አውሮፕላን ይላል እንግዲህ በመጀመሪያ ደረጃ በአማርኛ ቋንቋ አውሮፕላን የሚለው ቃል ብቻ ነው ቃል ስለሆነ ጥያቄም አልሆነም። ወይም ደግሞ አረፍተ ነገርም አልሆነም ዝሮ ዝሮ ይህን ይህ ቃል ደግሞ በአማርኛ የቃላት ወይም ደግሞ የአረፍተ ነገር ምስረታ ላይ ሁሌም ቢሆን በስም ደረጃ ወይም ደግሞ ባለቤትሁኖ ይመጣል ማለት ነው። ስለዚህ ይህንን ቃል በአማርኛ ቋንቋ በአረፍተ ነገር ሲገባ ምን ጥቅም እንደሚሰጥ ካየን በኋላ። ለምሳሌ አውሮፕላን ምንድነው አውሮፕላን መቼ ተፈጠረ? አውሮፕላንየፈጠ መጀመሪያ የፈጠረው ማነው? አውሮፕላንስ ምንድነው የሚሉትን የተለያዩ ጥያቄዎችን በማንሳት። ለዚህ አስፈላጊ የሆነ ትንታኔዎችን እንደሚከተለው መስጠት እችላለሁ ማለት ነው። ስለዚህ በመጀመሪያ ደረጃ አውሮፕላን ምንድን ነው? ብንል አውሮፕላን አየርን እየቀሰፈ በአየር ላይ የሚጓዝ ማሽን ተንቀሳቃሽ ማሽን ነው ማለት እንችላለን ማለት ነው። ከዚህም በተጨማሪ ለምሳሌ ይሄንን አውሮፕላን ከመሬት ተነስቶ በአየር ላይ ህይወት እንዳለው ነገር እንደ ወፍ በመብረር አየርን እየቀሰፈ ኢንጂኑ አማካኝነት ማለት ነው። አየርን እየቀሰፈ ወደ ለትራንስፖርት አገልግሎት የሚሰጥ ማሺን ከሆነ በመጀመሪያ ደረጃ ይህንን ማሽን ማን ፈጠረው ብንል? ኦርቢር ራይት እና ዊልቨር ራይት የሚባሉ ሁለት ወንድማማቾች። በአውሮፓውያን አቆጣጠር ማለት ነው ታህሳስ ወይም ደግሞ ዲሴምበር አስራ ዘጠኝ ዜሮ ሶስት ተፈጥሯል ማለት ነው። ወይም ደግሞ ቀጥታ ስራ ላይ ውሏል ማለት ነው። በዚህ የመጀመሪያ ሙከራ ወደ ስድስት ኪሎ ሜትር የሚሆን በአየር ላይ ውሎ በሰላም አሳርፈውታል ማለት ነው። ስለዚህ ይህ ደግሞ የተካሄደበት ቦታ የት ነው ብንል? ሳውዝ ኦፍ ኪቲ ሀውክ በምትባል ነው ማለት ነው። ስለዚህ እንደ አጠቃላይ አውሮፕላን ስንል ስለ አውሮፕላን በመጀመሪያ ደረጃ የምንረዳው ነገር ምንድነው? ፈጣን የሆነ የትራንስፖርት አገልግሎት ሰጪ ኢንጂን የሚጠቀም ማሽን ነው። ወይም ደግሞ የትራንስፖርት መገልገያ እቃ ነው ማለት ነው። ስለዚህ ዛሬ በአለም ላይ የትኛውንም አይነት አስቸጋሪ ቦታ በአውሮፕላን በአየር ላይ እቁስና የሰው ልጅን ወይም ደግሞ በተለይ ውድ የሆኑ እቃዎችን በአውሮፕላን ወይም ደግሞ ኤርፑሌን ይባላል በእንግሊዝኛው ዙሮ በአማርኛው አውሮፕላን ተጠቅሞ ይህንን የትኛውንም አይነት ቁሳቁስ በአጭር ጊዜ ውስጥ ከሚፈለገው ቦታ ማድረስ ይቻላል ማለት ነው። ስለዚህ ስለ አውሮፕላን ስናወራ እንደአጠቃላይ አውሮፕላን ማለት በአየር ላይ ተነስቶ አየርን እየቀሰፈ የሚሄድ የትራንስፖርት አገልግሎት መሳሪያ ሲሆን አገልግሎት የሚሰጥ መሳሪያ ሲሆን። ይህ መሳሪያ ደግሞ ብዙ ጊዜ ውድ የሆኑ እቃዎችንና እንደዚሁም ደግሞ የሰው ልጅ ከቦታ ቦታ ለማንቀሳቀስ እጅግ በጣም ምቹ የሆነ ነው ማለት ነው። ስለዚህ አውሮፕላን የትኛውም አይነት የመልከዓ ምድር ሁኔታ በረረው ወይም ደግሞ ጉዞውን የሚከላከለው አይሆንም ማለት ነው። ነገር ግን። በአየር ላይ ተንሳፎ የሚሄድ እስከሆነ ድረስ ምናልባት የአየር ፀባዩ እንደዚሁ እንደማንኛውም ለምሳሌ የምድር ትራንስፖርት ስንሄድ መንገዱ ምቹ ሊሆን ይችላል ምቹም ላይሆን ይችላል። የመንገዱ አሰራር ሁኔታ ማለት ነው እንደዚሁም ሁሉ ደግሞ መሬት ላይ መኪናን የሚያስቸግረው የመንገዱ ምቹ አለመሆን ነው። በአውሮፕላን ግን መንገድ ሊመቸው የማይችለው ምን እና ምን ብቻ ሲሆን ነው ማለት ነው። በጣም ውሽንፍር ደመናማ እንደዚሁ የተለያዩ የአየር ፀባይ ያለው ያለውን ሚዲያ ቀጥቶ አልፎ የሚሄድ ከሆነ ምናልባት ይህ ለአውሮፕላኑ መጉዞ ምናልባት ምቾት ላይሰጥ ይችላል። ዝሮ ዝሮ ግን እንደ አጠቃላይ አውሮፕላን እጅግ በጣም ተመራጭ ፈጣንና ምቹ የሆነ የትራንስፖርት አይነት ነው። በማለት ስለ አውሮፕላን ያለኝን ትንታኔ በዚህ እጨርሳለሁ ማለት ነው። ስለ ጥያቄው አመሰግናለሁ ሰላም።

እሺ ድምጽ የሚሰማችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት ጥብቅና ጥልቅ የሆነ የከበረ ሰላምታዬን እነሆ በማለት የተጠየኩትን ጥያቄ በንባብ እያሰማሁ ለጥያቄው የራሴ የሆነን ትንታኔ የማቀርብ ይሆናል ማለት ነው። ጥያቄው ምንድነው የሚል ተቀበል ይላል። ተቀበል ማለት በመጀመሪያ ደረጃ። ትእዛዛዊ አረፍተ ነገር ይሆናል ማለት ነው ግስ ነው ተቀበለ ተቀበለ። ከሚለው ግስ የመጣና ተቀበል ሲል። ያዝ ተቀበል ተቀበለ ያዘ ማለትም ይቻላል። ስለዚህ ተቀበል ማለት ያዝ ማለት ነው። ያዝ ማለት ደግሞ ትእዛዛዊ አረፍተ ነገር ነው ማለት ነው። ምክንያቱም በዚህ ቃል ላይ ተቀበል በሚለው ቃል ላይ? ማነው ባለቤቱ ይታወቃል ማን ይሆናል አንተ ማለት ይሆናል። ስለዚህ አንተ ተቀበል ስለሆነ ባለቤትና ግስ ያለበት ቃል ከሆነ በራሱ አረፍተ ነገር ስለሚሆን ምን አይነት አረፍተ ነገር ነው? ከሚሉት ከዚያ መስፈርት ውስጥ ደግሞ ትእዛዛዊ አረፍተ ነገር ይሆናል ማለት ነው። ስለዚህ ይሄ አረፍተ ነገር በምን ጊዜ? ይነገራል ብትሉኝ ለምሳሌ። አንድ አዝማሪ እና አንድ ደግሞ ግጥም የሚችል ሰው በ አንድ ላይ ሆነው እየተጫወቱ ሊሆን ይችላል ወይም ደግሞ የተለያየ ፕሮግራም ላይ። የሆነ አንድ መሰንቆ ሊሆን ይችላል ይዞ በድምፁ የሚጫወት ሰው ይኖራል። አልፎ አልፎ ግጥም ሊያንሰውም ይችላል ወይም ደግሞ። ተሌሎቹ ተታዳሚዎቹ ከታዳሚዎቹ ግጥም ሊሰጠው ይችላል ማለት ነው። ያንን ግጥም እሱ ወደ ዜማ ይቀይራል ማለት ነው። በዚህን ጊዜ ምን ይለዋል? አንዱ ታዳሚ። ተቀበል ማለት ግጥሜን ያዝልኝ ግጥሜን ተቀበለኝ ግጥሜን ተቀበልና አንተ በዜማ ቀይርልኝ ማለት ነው። ስለዚህ ያ መሰንቆ የሚመታው አካል ደግሞ የሚነገረውን ግጥም ተዚያ እየሰማ እሱ ወደ ራሱ ዜማ ይቀይርና ያንን በዜማ በመሰንቆ አጅቦ በዜማ ይጮኸዋል ማለት ነው። ስለዚህ ተቀበል ማለት ትእዛዛዊ አረፍተ ነገር ነው ያዝልኝ ማለት ነው። ለምሳሌ በ አረፍተነገር አስገብተን። ብናየው ተቀበል ማለት። የሆነ ስጦታ የሆነ እቃ አለ ያንን እቃ እንካ ተብሎ ሲሰጠው ያንን ተቀበለኝ ማለት ነው። ለምሳሌ ምንድነው? ይሄን በአረፍተ ነገር አስገብተን ብናየው። አበበ መላኩ ደብዳቤ ይዞ እየመጣ ስለሆነ እዚህ ቦታ ህድና ተቀበል ይላል እዚህ ቦታ ህድና ተቀበል። በሚያገኘው ቦታ ላይ ማለት ነው ያ ማለት ምንድነው? ደብዳቤውን ይዞት ከመጣው አካል ላይ ይህንን ደብዳቤ መቀበል መያዝ ማለት ማለት ነው። ስለዚህ ተቀበለ ያዘ ከሚለው ግስ የመጣና ተቀበል ማለት ያዝ ማለት ስለሆነ። ያዝ ማለት ደግሞ እንግዲህ እንደ እያገባቡ እንደ እንደ አረፍተ ነገሩ የተለያየ ትርጉም እየያዘ ሊመጣ ይችላል ማለት ነው። ወይም ለምሳሌ። ተቀበል የሚለውን ተቀበለ ያዘ ከሚለው ቅበላ አድርገን ማውጣት እንችላለን ቅበላ ማለት እንደ እንግዲህ እንደኛ አካባቢ። ባልና ሚስት ተጫጭተው ከመጋባታቸው በፊት ተጫጭተው ይቆዩና። ከዚያ በዚህ ወቅት ላይ በአንድ ላይ ሁለቱ የሚሆኑበት ማለት ነው በአንድ ላይ ሁለቱ ህይወታቸውን የሚመሩበት ወቅት ማለት ነው። ቅበላ ማለት ለምሳሌ ስለዚህ በዚያ ወቅት ምንድነው ማለት ነው? ያዝ ማለት ስለሆነ ከዚህ በኋላ ሁለታችሁ እንደ አንድ ሆናችሁ። አንተም ሙሽሪትን ያዝ ሙሽሪትም ባልሽን ያዥ ተቀበል ተያያዙ ከዚህ በኋላ አንድ ናቸሁ። ለማለትም ቅበላ የሚለውን ቃል ተቀበል ተሚለው ላይ አውጥተን መዘርዘር እንችላለን ማለት ነው። ተቀበለ ያዘ ተቀበል ተቀበይ ተቀበል ቅበላ እያልነ ቃሉን ማርባት ስለምንችል ማለት ነው። እንግዲህ ተቀበል የሚለውን አሁንም በሌላ ፍች። መ ትርጓሜ መስጠት እንችላለን። ለምሳሌ። ጾም ሆኖ ይቆይና ወይም ደግሞ ከጾም በፊት ራሱ ምንድነው? የሶስት ወር ጾም ሊኖር ይችላል። ከዚያ ጾም በፊት እንደ ነገ ሊገባ እንደ ዛሬ ምንድነው? ቅበላ ወይም ደግሞ ተቀበሉ ነው ዛሬ ይባላል ያ ማለት ነገ ጾሙን ለመቀበል ዛሬ ላይ ቅድመ ዝግጅት የምናደርግበት ማለት ነው። ስለዚህ ተቀበል የሚለው ቃል የተለያየ ትርጉም የተለያየ አንድምታ የተለያየ በ አረፍተ ነገር ውስጥ ሲገባ የተለያየ ትርጉም የሚሰጥ ቃል ነው ማለት ነው። ስለዚህ ለብቻውም እንዲሁ አረፍተ ነገርም መሆን ይችላል። ምክንያቱም ተቀበል ሲል ባለቤቱ አለ እንደዚህም ማሰሪያ አንቀፁ ስላለ ማለት ነው። ተቀበል የሚለው ራሱ አንተ የሚል ባለቤት አለው ተቀበል የሚል ግስ ስላለው ማለት ነው። ለማንኛውም አንግዲህ ሰዓት አያለቀብኝ ስለሆነ በዚሁ ሃሳቤን እቋጫለሁኝ። ሰላም ቸር ይግጠመን አመሰግናለሁ።

ይህ ድምጽ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጅ በሙሉ ሰላም እንዴት አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን እያልኩ ጥልቅና ጥብቅ የሆነ የሰላምታየን እያቀረቡኝ የተጠየኩትን ጥያቄ በድምጽ በማሰማት ለጥያቄው አስፈላጊ የሆነ የመልስ ትንታኔ የምሰጥ ይሆናል ማለት ይሆናል ማለት ነው። በፅሞና አንድትከታተሉኝ ከወዲሁ እጋብዛለሁ። አሺ ጥያቄው ምንድን ነው የሚለው? ስምንት ይላል አንግዲህ ስምንት የሚለው አንድ ቃል ነው። ይሄም በስም ደረጃ እየተቀመጠ ነው ስምንት የሚለው በመጀመሪያ ደረጃ የአማርኛ ቋንቋ ስለሆነ እያወራን ያለነው። በምን ደረጃ ተቀመጠ ብንል በስም ነው። ስም ነው ስምንት የሚለው በየትኛውም አረፍተ ነገር ቢገባ ተስም ወይም ተባለቤት ውጭ ሌላ ነገር ሊሆን አይችልም ማለት ነው። ስለዚህ በቋንቋው መሰረት ስም ሆኖ ይመጣል ማለት ነው። ስምንት ማለት ምን ማለት ነው ብንል? ስምንት በመጀ ራሱ ቁጥር ነው። ስምንት ማለት አንድ ዜሮ አንድ ሁለት ብለነ ሶስት አራት አምስት ስድስት ሰባት ስምንት። ስምንተኛው ላይ የምናገኘው ማለት ነው። ወይም ደግሞ በሌላ አገላለጽ ስምንት የሚለው የዘጠኝ ቀዳማይ የሰባት ተከታይ ይሆናል ማለት ነው። ማለትም በሰባት እና በዘጠኝ መካከል የሚገኝ አንድ ቁጥር ነው ማለት ነው። የቁጥር ማነው ስምንት ይሆናል ማለት ነው። ወይም ደግሞ ስምንት በሌላ አገላለጽ በቅርጿ ማለት ነው ሁለት ዜሮ ሁለት ክቦዎች በአንድ ላይ ተገጣጥመው የሚሰጡት ቁጥር ይሆናል ማለት ነው። ዙሮ ዙሮ ስምንት የሚለውን በዚህ መልክ ከተነተንን በኋላ ምናልባት ስምንት ስምንት ምን ስምንት ቀን ልንል እንችላለን። ስምንት በሬ ስምንት ጥጃ ስምንት ቤቶች እያልነ በዚህ በእያንዳንዱ እነዚህ ሀረጋት ውስጥ ስምንት የሚለው ዙሮ ዙሮ ስም ሆኖ ይመጣል ማለት ነው። አዋይም ለምሳሌ አንድ አረፍተ ነገር ሰርተን ብናይ ለምንድነው? ስምንት በሬዎች ወደ መስክ ሄዱ ብል። ስምንት በሬዎች ስንት በሬዎች ስምንት በሬዎች ወደ ወደ መስክ ሄዱ ብል ስምንት እዚህ ጋር በባለቤትነት ይመጣል ማለት ነው። ለማንኛውም ስለ ጥያቄው እኔ በጅጉ አመሰግናለሁ ሰላም ሁኑልኝ ቻው እላለሁ።